አዎ ኢሜል ይጠቀማል። የስራ ጉዳዮች አሁን ይሄ የጓደኝነት ጉዳይ ላይ ብዙ ላያስፈልግ ይችላል። ይሄ ተለቅ ተለቅ ያዙ ሰዎች ጋር። በስራ ጉዳይ ማውራት ካለብኝ ግን ኢሜል ግዴታ ነው። በስልክ አላወራም በቴሌግራም በዋትሳፕ አላወራም። ግዴታ የሆነ ስርዓት ያለኝ ነገር ለመሆን በኢሜን ነው የምጽፍላችሁ የምጽፈው ነገር ካለ። ተጽፎልኝም ከሆነ በይም የሆነ ነገር ከተጻፈልኝ እኔ ያ በኢሜል ነው የምመልሰው። ስለዚህ ምን ይጠቀማለሁኝ?

እኔ የምመኘው የእረፍት ጊዜ ጸጥ ያለ ቦታ መሄድ ነው። ከከተማ ወጥቼ ወደ ክፍለ ሀገር ጋር ጸጥ ያለ ቦታ ጸጥ ያለ ሪዞርቶች አሉ። ትንሽ ወጣ ብሎ ከከተማ ወጣ ብሎ ምንም ድምጽ አይሰማም የሰው ጫጫታ የለም የመኪና በመኪና ጩሄት መረበሽ የለም ጸጥ ያለ ነው የሚሰማው የወፎች ድምጽ ብቻ ነው። እና እንደዚህ አይነት ቦታ ነው መሆን የምፈልገው በተቀመጥኩ ደግሞ ቶሎ መመለስ አልፈልግም። አንድ ሳምንት ምናምን ቆይቼ ብቻ መመለስ አልፈልግም። አንድ ወር ቁጭ ብዬ ተዝናንቼ እርፍ ብዬ መምጣት እፈልጋለሁ። እና የሚመኘው እረፍት ጊዜ ይሄ ነው።

የስራ ምኞቶቼ በቃ ጸጥ ሰላም ያለው ቢሮ ማግኘት ጥሩ ደሞዝ የሚከፍለኝ ቦታ ማግኘት እና ያው ዘመናዊ አለቃ የሆነ እንደ ድሮ አለቆች ኮስተር የሚል ነገር ባይሆን የስራ ምኞቴ ይሄ ነው። በቃ ጥሩ አለቃ አገኘሁ ጥሩ መስሪያ ቤት ጥሩ ባልደረቦች ያሉበት መስሪያ ቤት እንዳገኝ ነው ያ ስራዬ። ሂሳብ ስራ ስለሆነ በሂሳብ ስራ ነው ምስራው። ግን የ የስራ ሁኔታው ሰላማዊ የሆነ ጥሩ መንፈስ ያለበት ቢሮ ባገኝ የስራ ምኞቴ ይሄ ነው።

ዛሬ የአየር ሁኔታው ፀሀያማ ነው። ያው ከጠዋት ጀምሮ እስካሁን ፀሀያማ ነው በጣም ፀሀይ አለ ደመና ራሱ የለም። ሰማይ ላይ ሙሉ ሰማያዊ ነው ሰማዩ። በጣም ፀሀይ አለ አሁን ገና ስንት ሰዓት ነው? አሁን ሶስት አራት ሰዓት ሊሆን ነው። አራት ሰዓት ላይ ሀይለኛ ፀሀይ ነው ያለው መቼስ ቀኑን ሙሉ እንደዚህ የሚሆን ይመስለኛል። ያው በጋ አይደለ። ደመና አይኖርም። ሀይለኛ ነው።

በፊት እወድ ነበር ያው ምላስ ላይ ሲቀመስ ደስ ስለሚል ቅመማ ቅመም ሲበዛ አሁን ግን በደንብ እያደኩ መጣሁና ጉዳቱንና ጥቅሙን ስለለየው አሁን ቅመማ ቅመም የበዛበት ምግብ አልወድም። ምክንያቱም በሽታ ነው የሚሆነው ለኩላሊት በሽታ ነው የሚሆነው። ጨጓራችንን አንጀታችንን በሽታ ነው መጨረሻ ላይ ስለዚህ በተለይ ለኩላሊት። ስለዚህ አሁን ላይክ ቅመማ ቅመም የበዛበት ምግብ ደስ አይለኝም አልወድም።

ጥያቄው ስለ በልጅነትህ የመኖሪያ ቤትህ ንገረኝ? ነው የሚለው ማለት የፈለጋችሁት ስለ ልጅነትህ የመኖሪያ ቤት ንገረኝ መሰለኝ እና የልጅነቴ የመኖሪያ ቤት ግቢ ነው የራሳችን ግቢ ነው ብዙ ክፍሎች አሉት ልጆች ብዙ ስለሆንን ብዙ ክፍሎች ነበሩት። በጭቃ የተሰራ ነው ጣራው በቆርቆሮ የተሰራ ነው። አትክልቶች አሉ ግቢ ውስጥ ኮባ አለ፣ ባህር ዛፍ አለ፣ ስልክ እንጨትም ነበር መሃል ላይ ስልክ እንጨት እኛ ግቢ ውስጥ ነበር የተተከለው እና ደስ ይል ነበር በጣም ደስ ይል ነበር የልጅነት ቤቴ እወደው ነበር ያደኩበት ስለሆነ መሰለኝ እወደዋለሁ ዘመናዊ የሚባል ቤት አይደለም። በጭቃ የተሰራ ቤት ነው የድሮ ቤት ነገር ነው ግን ቆንጆ ቤት ነበረ እወደው ነበረ

አዎ አዳዲስ ቴክኖሎጂም መማር እወዳለው ምክንያቱም ከዘመኑ ጋር እኩል መራመድ አለብኝ። ካልሆነ ወደኋላ ቀራለው ሁሉም ሰው ችሎት እኔ ካልቻልኩት ወደኋላ ስለምቀር አዳዲስ ቴክኖሎጅዎችን መማር እወዳለው። አሁንም የኤአይ ካርቶን አሰራርን እየተማርኩኝ ነው። ምክንያቱም አንዳንድ ሀሳቦቼን በእሱ ለመግለጽ በነፃ እንደሱ በመግለጽ መንኪያን ሰላሳ የተሰማኝን ሀሳብ ለመግለጽ ማለት ነው። እና ከቴክኖሎጂ አዳዲስ ቴክኖሎጂዎችን መማሩ ይደርሱና እኩል ከዘመኑ ጋር እኩል መራመድ በጣም ደስ ይለኛል። እወደዳለሁ እፈልጋለሁ በጣም ደስ ይላል እኮ። ሁሉም ሰው የሚጠቀምበትን ነገር ወይ ነው ያልችለው ማለት ያሳፍረኛል። ስለዚህ አዳዲስ ቴክኖሎጂዎችን ከስር ከስር። እኔ የማውቀው ራሴ የበረበርኩኝ እማራለሁ ካልሆነ። የሚያውቁት ህቦችን እየጠየኩኝ እማራለሁ ታናናሾቼ ማለት ናቸው። እነሱን እየጠየኩኝ እማራለሁ እውቀት ያላቸውን ታናናሾቼ ማለት ነው።

የምመኘው ስራ አሁን በተሰማራሁበት መስክ ምንድነው ትልቅ አለቃ መሆን፤ ሁሉንም ነገር ማወቅ። አሁን የሂሳብ ሰራተኛ ነኝ። ስለዚህ ፋይን አሁን አካውንታንት ነው የምባለው። ስለዚህ ፋይናንስ ኦፊሰር መሆን የምመኘው ስራ ይሄን ነው። እና ከቻልኩኝ የራሴን ድርጅት ከፍቼ ከስር የተለያዩ ሰራተኞችን መቅጠር እና ፋይናንስ ኦፊሰር መሆን ነው የምመኘው ስራ። የመጨረሻው ትልቁ ደረጃ ማለት ነው በሂሳብ ስራ። እንደዛ ነው መሆን የምፈልገው።

እኔ የምመርጠው ቤት ውስጥ መሆን ነው። ውጪ ጫጫታ ስለሚኖር ነው እኔ ደግሞ ጫጫታ ስለማልወድ የመኪና ድምጽ ይረብሸኛል የሰው ድምጽ ይረብሸኛል። ሙዚቃ ከተከፈተ የሙዚቃ ድምጽ ይረብሸኛል። ስለዚህ ቤት ውስጥ ጸጥ ያለ ቦታ ነው መሆን የምፈልገው። ቤት ውስጥ ያው በራሴ እጅ ስሆን የተከፈተ ነገር ካለ እዘጋለሁ። ሰው የሌለበት ቦታ እቀመጣለሁ የቤተሰብ አባሎች ድምፃቸውን የሚያሳሙኝ ከሆነ እነሱ በመኝታ ቤት ውስጥ እቀመጣለሁ ደግሞ መኝታ ቤቴ ማለት ነው። እና ሰላም አገኘና ጸጥ ያለ ቦታ ይሆንልኛል። ስለዚህ ከውጪ ይልቅ ቤት ውስጥ መሆንን እንመርጣለን የምፈልገው ነገር ካለ እዚህ ሁኚ አዛለሁኝ። እዚህ የሚሰራ ቤት ውስጥ መስራት የምችለው ነገር ከሆነ ቤት ውስጥ እሰራለሁ። ቤት ውስጥ የማይሰራ ነገር ከሆነም በዚህ ጊዜ ላል ነው። መደወልና ማዘዝ ብቻ ነው ይመጣልኛል ወደ ቤት። ስለዚህ ቤት ውስጥ መሆንን እንመርጣለሁኝ የበለጠ

አዎ ቅርጫት አለኝ የተለያየ ቦታ የተለያየ ቅርጫት አለኝ የቆሻሻ መጣያ ቅርጫት አለኝ የቆሸሸ ልብስ ማስቀመጫ ቅርጫት አለኝ የቆሸሸ ጫማ ማስቀመጫ ቅርጫት አለኝ። ቤት ውስጥ ራሱ የቤት ውስጥ ቆሻሻ መጣያ አለ። የግቢ ግቢ ውስጥ ያለ የቆሻሻ ማጠራቀሚያ ቅርጫት አለህ ከቤት ውስጥ አውጥቼ እሱ ላይ ማድረግበት ማለት ነው። ስለዚህ አዎ ቅርጫት አለኝ ብዙ ቅርጫት አለኝ። የት? በተያየ ስራ መሆንበት ማለት ነው። ቁርጫት አለኝ

አዎ ግድግዳችን የተጣበቀ ስለሆነ የጎረቤቶቼን ድምጽ እሰማለሁኝ። በደንብ ይሰማል በተለይ ስንቀጥል ሰዓት ወይም ጮክ ብለው በሚያወሩ ሰዓት በሚነጋገሩ ሰዓት በደንብ እሰማለሁ ድምፃቸውን ያው ቀስ ካደረጉት አይሰማም። ግን የሆነ ወይም ፀብ ካለ ወይም ድምፃቸውን ከፍ አድርገው የሚያወሩ ከሆነ በደንብ እሰማለው ወይም የሚዘፍኑ ከሆነ ወይም የሚዘምሩ ከሆነ በደንብ ይሰማኛል። የጎረቤቶቼን ድምጽ እሰማለሁ አዎ።

ድሮ ወድ ነበረ ልጅ ስለሆንኩኝ ያው ስለሚጣፍጥ ወድ ነበረ። አሁን ግን እ ለጥርሴም ለቶንስሌም እፈራለሁ ስለዚህ አሁን አልበላም። ግን እ እወድ ነበር አ ሞቅ ያለ ባገኝ የለም እንጂ የሞቀ አይስክሬም የለም እንጂ። ሞቅ ያለ ባገኝ አሁንም በላለሁኝ ግን ያው ለቶንስሌ እና ለጥርሴ ስለሚያሳምመኝ አሁን ትቼአለሁኝ። እወድ ነበር። አሁንም ያው እ ጥርሴንና ቶንስሌን ባያመኝ ደስ ይለኝ ነበር ወዳለሁኝ። እ በሽታው ባያ ባልፈራ ኖሮ እወዳለሁኝ ደስ ይላል እኮ ይጣፍጣል ያረጋጋል።

ዝናብ ሲዘንብ ያው ቤት ውስጥ እገባለሁ ወደ ቤት እገባለሁ ከቻልኩኝ አለጋዬ ውስጥ ገብቼ እተኛለሁ ሙቅ ነገር አጠጣለሁ ሻይ አፈላለሁኝ ከዛ አልጋዬ ውስጥ እሆናለሁኝ ሌላ ምንም አላደርግም ወደ ውጭ አልወጣም ከቤት አለወጣም አልጋ ውስጥ ሆኜ አሳልፈዋለሁኝ ጊዜ ዝናቡ እስከ ሚበርድ እስከሚያቆም እስከሚያባራ ድረስ ማለት ነው። ምክንያቱም ውጭ ብወጣ ያው ጭቃ ነው። እና ዝናብ መመታት ነው ስለዚህ ምንም አታደርግም ፊልም ማየትም አልወድም በዝናብ ሰዓት ደስ አይለኝም። ፊልም ማየት ደስ አይለኝም መተኛት ነው አመወደው። ስለዚህ ሻይን አፍልቼ ሻይን እየጠጣሁ አልጋዬ ውስጥ እሆናለኝ ዝናብ ሲዘብ እንደዚህ የማረገው

አዎ ጥራት ያለው ስራ ማቅረብ እችላለሁ ምክንያቱም የምሰራውን ስራ አውቄ ነው የምሰራው። ማላውቀውን ስራ ስላማነካካ ማውቀው ስራ ላይ ደግሞ ጥራት ያለው ስራ ነው የማቀርበው። ጥራት ያለው ስራ ካላቀረብኩኝ ያው አለቃዬም ያባረኝ ስለዚህ። እና የተማርኩት የተለማመድኩት ነገር ስለሆነ ጥራት ያለው ስራ ነው የምሰራው በደንብ የማውቀው ነገር ላይ ስለሆነ የተሰማራሁት ማለት ነው። የማላውቀው ነገር ላይ አልገባም ምክንያቱም የማላውቀው ነገር ላይ ከገባሁኝ የታወቀ ነው ጥራት ያለው ስራ አልሰራም። ግን ማዕቀቡ የተለማመድኩት የተማርኩት በደንብ ማዕቀቡ ነገር ላይ ስለሆነ እየሰራሁ ያለሁት ጥራት ያለው ስራ ነው የምሰራው። ጥራት ያለው ስራ ማቅረብ እችላለሁኝ አሁን

አዎ የቀረ ምግብ እበላለሁኝ ማለት በጣም ካልቆየ ማለት ነው። አሁን ለምሳሌ የቁርሴን ከቁርሴ የተረፈውን ለምሳ ከምሳ የተረፈውን ለራት እበላለሁ ምንም ችግር የለብኝም፤። የመጥፎ ጣዕም መጥፎ ሽታ እስካለመጣ ድረስ እኔ ችግር የለብኝም። የቀረ ምግብ እበላለሁ የራሴን እንኳን ባይሆን ቤት ውስጥ ካገኘሁኝ ንጹህ ከሆነ ምግቡ እበላለሁኝ። በስማም ብዬ እበላለሁኝ ችግር የለብኝም በላለሁ በደንብ

ወደ ስራ ስሄድ የምለብሰው ልብስ ያው የቢሮውን ስርዓት የጠበቀ አሁን ጅንስ አላደርግም። አጭር ቀሚስ አይደረግም። ያው ጨርቅ ሱሪ። ቀሚስም ከሆነ ያው ከጉልበት በታች የሆነ ቀሚስ ጨርቅ ቀሚስ ማለት ነው። እንደዛ አረጋለሁ ጫማ ነጠላ ጫማ አይደረግም። መቼስ ድፍን ድፍን ጫማ አደርጋለሁ። ስኒከር አላደርግም ያው የሴት ድፍን ጫማ በጨርቁ ሱሪ በሸሚዝ። ወይም ቀሚስ እንኳን ከጉልበት በታች ወረድ ያለ ቀሚስ እና። ከላይ ሸሚዝ የሴት ጫማ ቆዳ አይ የሴት ጫማ ማለት ነው እንደዛ ነው የማደርገው

አዎ መታጠቢያ ቤት ውስጥ እዘምራለሁ ምክንያቱም ብቻዬን ነው የምሆነው እዛ ስለዚህ ድምፄን ድምፅሽ ያስጠላል ዝም በይ ሚል ምናምን ሚለኝ ሰው ስሌለለ ሚያየኝ ሰው ስሌለለ እኔም አላፍርም በደስታ ደስ ብሎኝ ነው የምዘምረው። መታጠቢያ ቤት ውስጥ በነጻነት የሚሰማኝ ሰውም ስለሌለ ብቻዬን ስለመሆን የምገባው ደስ ብሎኝ በደንብ ዘመራለሁ። መታጠቢያ ቤት ውስጥ እንደውም ይመቸኛል። መኝታ ቤት ውስጥ መታጠቢያ ቤት ውስጥ መዘመር በደንብ ደስ ይለኛል እንደው

አይ በፍጹም አልወድም። እንጃ የተፈጥሮ አይደለም ብቀልድብኝም አያምርብኝም። እና ሌሎች ቀልድ የማያውቁ ሰዎች ልቀልድ ብለው ሁሉም ሳይስቅላቸው ሲዋርድ እጄ ስለማውቅ እኔም መዋረድ ስለማልፈልግ ቀልድ መናገር አልወድም አልቀልድም ቀልጄም አላውቅም። ተፈጥሮዬ አይደለም። ቀልድ እኮ በተፈጥሮ ለተሰጠው ሰው ነው ደስ የሚሳቅበት አንዳንድ ሰው ነው። እኔ ኮስተር ያልኩ ሰው ነኝ እና ቀልድ ምንም አያምርብኝም ሞክሬ የማላውቅም ብሞክርም አይሳቅልኝም ይመስለኛል። ሞክሬ ግን አላውቅም። እና ቀልድ መናገር አልወድም። መስማት ሲቀልዱ መስማት ግን ደስ ይገኛል።

ስብሰባ የቢሮ ከሆነ በሳምንት አንዴ ሰኞ ሰኞ ስብሰባ አለ። የቤት ስብሰባ ከሆነ ግን አዲስ ነገር በመጣ ቁጥር እንሰበሰባለን አዲስ ነገር ሲፈጠን እንሰበሰባለን። የተለየ ነገር ከሆነ ማለት ነው። አንድ ሰው አድስ ነገር ሲያጋጥመው ለቤተሰብ ለማዋየት ስብሰባ ይጠራል። ከዛም እንሰበሰባለን። የቢሮ ከሆነ ግን ሁሌ እሁድ እሁድ የሳምንቱን የስራ ሁኔታችንን ለመገምገም ቢሮ ውስጥም አዲስ የተፈጠረ ነገር ካለ ለማየት አለቃችን ሁሌ ሰኞ ጠዋት ጠዋት ይሰበስብናል

የተወሰነ ጊዜ የለውም። አንድ ሰው አዲስ ነገር ሲፈጠር ህይወቱ ላይ አዲስ ነገር ሲኖር። ስብሰባ እንጠራለን ሁሌ ወይም ሊያገባ ሲል ወይም አዲስ እድል ካገኘ። አዲስ ቤት ሊሰራ ሲል ወይም አዲስ መኪና ሊገዛ ሲል። አዲስ ነገር ብቻ ሲፈጠር አንድ ሰው ላይ ሁሌ ስብሰባ ይኖራል። ተሰብስበን የቤተሰብ ጉዳይ ሆኖ አብረን መወሰን ያለብን ነገርም ካለ እንሰበሰባለን።

ሀገሬ ውስጥ ከሆነ በጣም ብዙ ቦታ ተጉዤ አውቃለሁ። ወደ ሰሜንም ወደ ደቡብም ወደ ምስራቅ ወደ ምዕራብ ነው። ምክንያቱም የተለያዪ ገዳማቶችን እጎበኛለሁ። ባገኘሁት ሰዓት ገዳማትን ስለምጎኝ እጓዛለው። ሀገር ውስጥ ከሀገር ውጪ ግን ወጥቼ አላውቅም። ግን ብወጣ ደስ የሚለኝ እስራኤል ነው። እስራኤል ቢሄድና የየሱስ ክርስቶስ የኖረበትን ሀገር እኔ የምኖርበት አንዴ ነክቼው እንኳን ብመጣ ደስ ይለኛል። ግን ከሀገር ውስጥ ውጪ ተጉዤ አላውቅም የትም።

በራሴ ስራ ላይ በራሴ መስክ ላይ ያሉትን ችግሮች እፈታለሁ። አሁን ከእኔ በፊት የነበረችው ሂሳብ ሰራተኛ የሰራችው ስህተት ካለ የፈጠረችው ችግር ካለ እኔ በአቅሜ እፈታለሁኝ። ችግሮችን ለመፍታት እሞክራለሁኝ። በ ምንድነው አድሜንም ስለሆንኩኝ ሰራተኞች መሃል ድንቀት የሆነ መጥፎ ግንኙነት ካየሁኝ ሁለቱንም ሰራተኞች ሰብስቤ ጠርቼ ችግራቸውን ጠይቄ አስማምቼ ችግሮቹን ፈትቸ እንለያያለን። እና በስራ ላይ ችግሮችን እንፈታለን። በደንብ

አው በስራዬ ቦታዬ ላይ ጓደኛ ኣለኝ አንድ ብቻ ኣይደለም ጓደኞች አሉ ባል ደረቦቼ ጓደኞቼ ናቸው። ከእነሱ ውስጥ ግን በጣም የምቀርባት አንድ ልጅ አለች። በደንብ ጓደኛዬ ናት የቅርቡ ጓደኛዬ ምላት ናት። ሁሉም ነገር እናወራለን ሲቸግረን ገንዘብ እንበዳደራለን። ሲያመን አንዳችን አንዳችን ቤት ሄደን እንጠየቃቃለን የምንፈልገውን ነገር ካለ እኔ የጎደለኝ ነገር ካለ እሷን ጠይቀታለው እሷ የጎደላት ነገር ካለ እኔ ትጠይቀኛለች ብቻ ኣንተፋፈርም። በደንብ ጓደኛዬነት እና በስራ ቦታ ላይ አዎ ጓደኛ አለኝ። አንድ ብቻ አይደለም ጓደኞች አሉ።

እኔ የምመርጠው ጥላ ነው። ምክንያቱም ፀሀይ ላይ ስሆን አንደኛ የፊት ምንድነው? መጥቆር እንደማድያት ነገር ያመጣብኛል ስለዚህ ፀሀይ አልመርጥም ጥላ ላይ ነው የምቀመጠው ሁሌ። ምንም ምቾት አይሰማኝም ፀሀይ ላይ ስሆን ምክንያቱም ቀጥሎ የሚመጣውን የሚመጣብኝን ችግር አውቃለሁ ማድያት ይወርሰዋል ፊቴን ስለዚህ። እኔ ጥላ ፈልጌ ጥላ ላይ ነው ምቆመውም ምቀመጠው። ጥላ እንኳን ከሌላ እኔ የራሴን ጃንጥላ ይዤ ስለሆነ ሁሌም ምጓዘው ጃንጥላዬን እዘረጋለሁ። ስለዚህ እኔ ጥላ ቦታን ነው ምመርጠው።

ጥያቄው ጠዋት በስራ ምን ታደርጋለህ ነው ሚለው? ጠዋት ምን ትሰራለህ ከሆነ ለማትፈልጋችሁ መሰለኝ ጠዋት ምሰራው ቢሮ ምሰራ የነበረ ሰዓት ያው ጠዋት ተነስቼ ወደ ቢሮ ሄዳለሁ ቢሮ ውስጥ ያሉትን ስራዎች እሰራለሁኝ። አሁን ግን ቤት ውስጥ ስለሆነ እየሰራሁ ያለሁት ጠዋት እነሳለሁ አልጋዬን አነጥፋለሁ ገላየን እታጠባለሁ። ሮብና አርብ ካልሆነ ቁርስ እሰራለሁኝ ቁርስ አቀርባለሁ እንመገባለን ከዛ የተመገብንባቸውን እቃዎች ሳህኖች ሻይ የጠጣንበትን ሲኒ አጥባለሁ። በኋላ በኩል ምንድነው? አትክልት የተተከለበት ቦታ አለ እና እሱን አጠጣለሁ አትክልቶቹን አጠጣለሁ አትክልት ማለት ጎመን ቆስጣ እነዚህ ሚበሉ አትክልቶች ማለት ነው። እነሱን ውሃ ጠጣላሁኝ። ከዛ ልብስ ማጠብ ካለብኝ ልብስ አጥባለሁ ልብስ ጫማ የሚታጠብ ካለ እነሱን አጥባለሁ። በቃ በንደዚህ ነው ማሳልፈው ጠዋቴን።

አዎ ነገሮቼን በስርዓት ነው የማስቀምጠው ምክንያቱም የሆነ ጊዜ ላይ እንደምፈልጋቸው አውቃለሁ ያኔ መደናበር ስለማልፈልግ በስርዓቱ ስርዓት አስይዤ አስቀምጣለሁ በምፈልጋቸው ሰዓት በቀላሉ እንዳገኛቸው ማለት ነው። ሁሉንም ነገሮቼን በስርዓት ነው የማስቀምጠው ወረቀትም ወረቀቶችም ዶክመንቶችም ይሁኑ ልብስም ቢሆን በስርዓት በስርዓቱ ነው ማስቀምጠው ልብስም አሁን ሸሚዞቹ በአንድ ረድፍ ሱሪ በአንድ ረድፍ ካልሲም ባንድ ረድፍ ምንድነው ፓንት በአንድ ረድፍ አድርጌ ሁሉን ነገሬን በስርዓት ነው ማስቀመጠው። አሁን የትምህርት መረጃዬን እንኳን እስከ ሃይስኩል ያለውን በአንድ በአንድ ምንድነው በአንድ ፎልደር አስቀምጫለሁኝ። ይሄ የዩኒቨርሲቲ እና የስራ ማስረጃዎቼን ደግሞ በአንድ መዝገብ አስቀምጫለሁ። እና ሁሉ ነገሮቼ ነው በስርዓቱ የማስቀምጠው።

አዎ በጣም ነው የምወደው የወተት አስተዋፅኦችን እርጎ አይብ። በጣም ነው የምወዳቸው እነሱን ነገሮች እርጎም አይብም ወተትን ራሱ በጣም እወዳለሁኝ። ያው አሁን ኑሮ ስለተወደደ ብዙ አይገኝም እንጂ ንጹህ ወተትም ጠፋ እንጂ። ንጹህ ወተት ከተገኘ በተለይ በጣም ነው ደስ የሚለኝ። የወተት ተዋጽኦዎችን በጣም ነው የምወዳቸው። ቅቤ። ከወተት የሚገኘው ሁሉንም ብጣም ነው የምወዳቸው። ቅቤም እርጎም ምንድነው? አይብም በጣም ነው ምወደው።

ሰዎችን በአይን ትመለከታለህ ነው የሚለው ጥያቄ አዎ በአይን እመለከታለሁ። አሁን አካባቢ ያሉ ሰዎችን ባልደርቦቼን ጎረቤቶቼን የቤተሰቦቼን አካሎች መንገድ ላይ ማገኛቸውን ሰዎች አዎ በአይኔ ነው የምመለከተው። ሌላ ምንድነው ከሻ ምንድነው? መንገድ የለም። ያው ፊት ለፊት በአካል የማገኛቸውን ሰዎች በአይን እመለከታለሁ።

አዎ ቃሌን በተቻለኝ መጠን እጠብቃለሁኝ ምክንያቱም ሌሎች ሰዎች ለኔ ቃል ገብተውልኝ ሳያረጉ ቃላቸውን ሲያጥፉ የተሰማኝን ስሜት አውቀዋለሁ። እና ሌላም ሰው እሱ ስሜት እንዲሰማው አልፈልግም። በመጀመሪያው ደረጃ የማትችለውን ነገር ቃል አልገባም ቃል ከገባሁኝ ግን እንደማረገው እርግጠኛ እኮ ስለሆንኩኝ ነው እንደዛ ከሆነ ደግሞ ቃሌን በደንብ እጠብቃለሁ ሰውም በእኔ እንዲያዘን አልፈልግም። እና አዎ ቃሌን እጠብቃለሁ

የጠዋት እለት ከእለት ተግባሬ መጀመሪያ ከእንቅልፌ እንደተነሳሁኝ አልጋየን እነጠፋለሁ። ከዛ እጸልያለሁኝ። ከዛ ወደ ወደ ባኞ ቤት እገባና ገላየን እታጠባለሁ። እጸዳዳለሁኝ ከዛ ሮብና አርብ ካልሆነ ቁርስ ወደ መስራት እገባለሁ ሮብና አርብ ከሆነ ጾም ስለሆነ አልሰራም። እሮብ እና አርብ በማይሆንበት ቀናቶች ግን ቁርስ እሰራለው ከዛ ለቤተሰቦቼም ለኔም አቅርባታለሁ እንመገባለን። ከዛ በኋላ የተመገብንበትን እቃ አንስቼ አጥባለሁኝ። እሱን ካጠብኩኝ በኋላ ከጓሮ አትክልቶች አሉ የሚበሉ አትክልቶች ማለት ናቸው እንደ ጎመን ቆስጣ ካሮት ቲማቲም የመሰሉ አትክልቶች አሉ እነሱን ውሃ አጠጣለሁኝ። ከዛ በሳምንት አንድ ቀን ደግሞ ልብስ አጥባለሁኝ። በጧቱ ነው ማጠብ የምፈልገው ምክንያቱም ምንድነው? ወደ ከሰአት በሆነ በመጣ እየሆነ በመጣ ቁጥር ከሰአት በሆነ እየሆነ በመጣ ቁጥር ፀሀዬ ትበረታለች በጣም ያቃጥላል ይደክማት ስለዚህ በጠዋቱ ልብስ አጥባለሁኝ። በቃ ጠዋቱ በዚህ ነው የሚያልፈው።

የአትክልት ስራ ታደርጋለህ? ነው ጥያቄው። አትክልት ትንከባከባለህ ማለት ነው ብዬ አሰብኩኝ። አዎ እንደዛ ከሆነ አዎ አትክልት እንከባከባለሁ። አለ በጓሮ በኩል አትክልቶች አሉ፣ ዛፎችም አሉ፣ የሚበሉ አትክልቶችም አሉ፣ እንደ ቆስጣ፣ ሰላጣ፣ ቲማቲም የመሳሰሉ አትክልቶች አሉ። እነሱን ውሃ አጠጣለሁኝ። በመቆፈር ባለባቸው ሰዓት እቆፍራለሁ እና አረም እንዳይዛቸው ደግሞ በየጊዜው እያየሁኝ የሚነቀል አረም ካለ እነቅላለሁኝ እና የአትክልት ስርዓተ ክትትል አደርጋለሁኝ። በደንብ እከታተላለሁ እነሱን በደንብ አያለሁኝ።

ከቤቴ ስራዬ በጣም ሩቅ ነው ወደ ሰላሳ አምስት ኪሎ ሜትር ይሆናል። እና ሩቅ ነው በጣም ከባንድ ታክሲ ራሱ አልደርስም። አንድ ታክሲ ወርጄ ሶስት ታክሲ ነው የሚያስይዘኝ ከቤት ስራ ለመድረስ ማለት ነው። በታክሲ ከሄድኩኝ በአውቶቢስ ከሄድኩኝ ደግሞ በሁለት በሁለት አውቶቢስ ነው እዛ የምደርሰው። እና ሩቅ ነው በደንብ ሄድክ ሰላሳ አምስት ኪሎ ሜትር ይመስለኛል።

ከልጅነቴም ማስታውሰው ያው ከጓደኖቼ ጋር ምጫወተውን ጨዋታ ነው። ያው ቀን ሙሉ ትምህርት ቤት ውስጥ የምንዘለውን ነገር ገመድ ዝላያችንን እንቆቅልን ምንድነው አኩኩሏችንን ነው? የማስታውሰው በቃ ከልጅነቴ የማስታውሰው ነገር ይሄንን ነው። ትምህርት ቤት ውስጥ ምንጫወተውን ጓደኞቼ ጋር አባሮሽ አኩኩሉ ገመድ ዝላይ። ይሄንን ማስታውሰው ከልጅነቴ ያለማቋረጥ ሳይደክመን በእረፍት ቁርስ ሰዓትም በምሳ ሰዓትም ትምህርት ከትምህርት ቤት ስንለቀቅም ምንጫወተውን ነገር ነው ማስታውሰው። በልጅነቴ

አዎ በገበያ ዋጋ መደራደር እችላለሁ። በደንብ ሳይደራደር ምንም እቃ አልገዛም። ምክንያቱም ነጋዴዎችም ከፍ አድርገው የሚሸጡት። እንደምንከራከራቸው እንደምንደራደር ስለሚያውቁ። ስለዚህ እኔም እነሱ ከሚሉት ዝቅ አድርጌ ቀንሼ ዋጋውን አውጥቼ እነግራቸዋለሁ። እና እንደራደራለን። መደራደር ያው በደንብ እችላለሁ ግዴታ ስለሆነ ያው ገበያ ላይ መደራደር ግዴታ ስለሆነ እደራደራለው። በደንብ ዋጋ መደራደር እችላለሁ።

አዎ የትኛውም ሻጭ የሽያጭ ግቦች አሉት የሽያጭ ግብ አንደኛው የ የያዝኩትን እቃ እንዳለ ሽጬ መጨረስ እና አዲስ እቃዎች ማስገባት ነው። በሽያጭ ግቤ ያዝኩትን እቃ መጨረስ ሽጬ መጨረስ በጥሩ ዋጋ እኔን በሚያተርፈኝ ዋጋ ባመጣሁበት ሳይሆን ያው ትንሽ ማትረፊያ ማተርፍ አሁን ትንሽ ጨመር አድርጌ እሱን መሸጥ ነው የሽያጭ ግቤ። እ ሽያጭ ደንበኞቼንም ሳጣ ሳላ ሳላዛዝን ማለት ነው። ምክንያቱም በሚቀጥለው እቃ ሚሸጥ እቃ ሳመጣ ከእኔ እንዲገዙ ደንበኞቼን ሳላሳዝን በጥሩ ዋጋ እነሱን አስደስቼ መጨጥ ነው እንግዲህ ግቤ

አዎ የስራ ምግባር በደንብ ነው የማከብረው ግዴታ ነው እኮ እዛ ስራ ላይ ለመቆየት ግዴታ ነው። የስራ ምግባር ማክብር ካላከበርኩ ጓደኞቼ ጋር እጣላለሁ ከባልደረቦቼ ጋር ልጣላ እችላለሁ ካለቃዬ ጋር ልጣላ እችላለሁ ካለቃየ ጋር ከተጣለሁኝ ደግሞ በስራ ስነምግባር አለማክበር። ያባርረኛል። እኔ ደግሞ ስራዬን ማጣት አልፈልግም ስራዬን እወደዋለሁ። ስለዚህ የስራ ምግባሮቼን በደንብ ነው የማከብረው። በስነ ስርዓት የተሰጠኝ ምንም ውድፍት ዝንፍት ሳልል በደንብ ነው የማከብረው

የምወደው እንስሳ ውሻ ነው። ምክንያቱም ታማኝ ነው። ከሰው በላይ ደግሞ አንዴ ከቀረበ ደግሞ ከሰው በላይ ለባለቤቱ ላሳደገው ሰው በጣም ያስባል። ሰዎች ሞተው እንኳን ከመቃብራቸው ጋር አይጠፋም። እና ውሻ በጣም ነው የሚገርመኝ በጣም ታማኝ ስለሆነ እኔ ውሻ ነው የምወደው። በቃ ውሻ የሌሎቹን ሰዎች ያው ወደ አበላቸው ነው የሚሄዱት ይባላል። ውሻ ግን እንደ አሁንም ባናበላው እንኳን አንዴ የድሮውን እያስታወሰ ከእኛ ጋር ነው የሚቆየው። እና ታማኝ ነው ስለዚህ ውሻ ነው የምወደው

የምወደው ጣፋጭ ምግብ በቅላባ ነው። ህፃን እያለሁኝ አስታውሳለሁ አንዳንዴ ሲገዛልን እና ሁሌ ቢገዛልኝ ደስ ይለኝ ነበር በጣም ነው የምወደው ባቅላባ። አሁንም ትልቅ ከሆንኩ በኋላ የራሴን ስራ ከያዝኩ በኋላ ገንዘብ በራሴ መንቀሳቀስ ከጀመርኩ በኋላ እሱን ነው የምገዛው። ጣፋጭ ምግብ ሲባል አእምሮዬ ውስጥ የምመጣው በቅላባ ነው። በቅላባ ነው የኔ አንደኛ ሁል ጊዜም ተመራጭ ምግብ።

መዋኘት አልችልም አልዋሽህም አልችልም ምንም ነው የማልችለው ሞክሬም አላውቅም። እኔ እንጃ ከተማ ውስጥ ነው ተወልጄ ያደኩትና ወንዝ ምናምን የለም። አካባቢ ሰፈሪ ሆቴል ሄዶ ለማዋኛት ደግሞ ቤተሰቦቼ አቅማቸው ይፈቅድ ነበር። ግን አእምሮአቸው ውስጥ አልመጣላቸሁም አላለማመዱኝም ልጅ እያለ ስለዚህ አሁን ካደኩ በኋላ ትዝ አይለኝም። እኔ እንጃ ማዋኘት አስቤ አላውቅም። ማዋኘት አልችልም

አልችልም ያሳፍራል ግን ሹራብ መስራት አልችልም። ተለማምጄ አላውቅም። ይሄ ኪሮሽ ምናምን የሚባል ይሄ ወስፌ የሚባል ነገር ይዤ አላውቅም ትምህርት ላይ ብቻ ነበር ያተኮርኩት እና ይሄ የቀለም ትምህርት ላይ ብቻ ማለት ነው። እንደዚህ አይነት ነገሮችን አልተለማመድኩኝም። ሹራብ መስፋት አልችልም በፍጹም አልሞክረውም ራሱ እንዴት እንደሆነም አላውቅም ምንም ነው የማላውቀው። ሹራብ መስፋት አልችልም

አይ ብስክሌት መጋለብ አልችልም። ሞክሬም አላውቅም እፈራለሁኝ መሬት ላይ ወድቄ። ምንድነው መሬቱ የሚመታኝ ስለሚመስለኝ። እፈራለሁ ልጅ እያለሁም ራሱ አልጋልብም። ልጆች ሲጋልቡ አያለሁኝ። ብጋልብ እኮ ደስ ይለኛል ግን እፈራለሁ ፈሪ ነኝ። ብስክሌት ላይ መውጣት እፈራለሁኝ። እና ጋልቤ አላውቅም። አልጋልብም አሁንም

አዎ ጾም እጾማለሁኝ። ያው የኦርቶኖክስ ክርስቲያን እምነት ተከታይ ስለሆንኩኝ በአመት ውስጥ ብዙ አጿሟት። አሉ ብዙ ጾሞች አሉ። ስለዚህ እነሱን እጾማለሁኝ መጾም ጥሩ ነው ደስ ይላል። ለነፍስ ደስ ይላል ለስጋችንም ጥሩ እንደሆነ እየተነገረ ነው። አሁን ሳይንቲስቶች ጹሙ እያሉ ነው። እኔ ግን ያው የቤተክርስቲያን ስርዓት ስለሆነ ለነፍሴ ስል እጾማለሁኝ። ይሄ ማለት በጾም ሰዓት የ የ የፍስግ ምግቦችን አልበላም ማለት ነው። ይሄ ወተት፣ ስጋ፣ እንቁላል አልበላም። በቃ አትክልት ብቻ ነው የምበላው። ስለዚህ ጾም እጾማለሁኝ እንደውም ከቻልኩኝ እስከ እስከ ዘጠኝ ሰዓትም ምግብ ሳልበላ እቆያለሁኝ እና ጾም እጾማለሁኝ። አዎ የሃይማኖቴ ግዴታ ስለሆነ ማለት ነው። የሃይማኖቴ ትምህርት ስርዓት ስለሆነ

አዎ በጣም ላይ ፀሀይ ስትጠልቅ መመልከት እወዳለሁኝ። አሁን ያለሁበት አካባቢ ደግሞ ተራራማ ስለሆነ ስትጠልቅ በተራራዎቹ መሃል ሳያት በጣም አደስ የምትለኝ እና ፀሀይ ስትጠልቅም ማየት በጣም ደስ የምለኝ እኔ እንጃ የተለየ አለ። ምንድነው ብርሃናም ለአይን ስለማይከብድ ስለማይጎዳ። በአይኔ ማየት ነው ስለምችል ደስ ይለኛል በጣም። ፀሀይ ስትጠልቅ ማየት በጣም ነው

የማስታውሰው ልዩ በዓል አለ አዎ። ትምህርት ቤት እያለሁኝ የገና በዓል ስናከብር። ምክንያቱም የገና ድራማ እናዘጋጅ ነበረ። በትምህርት ቤቱ ማለት ነው። አንዳችን ሰባ ሰገልን ሆነን፣ ግማሾቻችን በጎች ሆነን ግማሾቻችን የቤቴሊሄም ነዋሪዎች ሆነን እንሰራ ነበር። የተመረጡት ልጆች ደግሞ ምንድን ነው ማርያምን ዮሴፍን ንጉስና ሄሪዶስና የሄሪዶስን ሚስት ሆኖ ይሰሩ ነበር። እና ይሄ በዓል በጣም ከአእምሮዬ አይጠፋም። በጣም ማስታውሰው በዓል ትምህርት ቤት የማከብረውን የገና በዓል ነው።

ልጅ እያለን ወደመናፈሻ በየሳምንቱ በሳምንት አንቴ ቅዳሜ ቅዳሜ እንሂድ እሄድ ነበረ አሁን ካደኩ በኋላ ግን ትቻለሁኝ ያው አደኩኝ። አስጠላኝ። ብዙ ሀሳብ ኖረብኝ አሁን ካደኩኝ በኋላ እኔ ወደ መናፈሻ ሄጄ አላውቅም ሀሳብም ኖሮኝ አያውቅም ወደ መናፈሻ ጋር መሄድ። ግን ደስ ይላል ምንድነው መናፈሻ ሄዶ መዝናናት ደስ ይላል እኮ። ሀሳቤ ለሌለው ሰው ሀሳብ ላልበዛበት ሰው ደስ ይላል። አሁን አሁን ግን ወደ መናፈሻ ሄጄ አላውቅም

ቤትን እንዴት ታስውባለህ? የሚለው ይመስለኛል ቤትህን እንዴት ታስውባለህ? መሰለኝ ለማለት ፈልጋችሁ መሰለኝ እሺ ቤቴን የማስውበውያው በየጊዜው መሬቱን በመወልወል ግድግዳውን በመወልወል አስፈላጊ የሆኑ የሚያማምሩ ስዕሎች ካገኘሁኝ ደሞ ገበያ ላይ እነሱን ገዝቼ በመስቀል ነው የማስወበው እና አቅሜ በፈቀደ መጠን ደግሞ እቃዎቹን በመቀያየር በአመት አንዴ እቃዎቹን አሁን ሶፋውን የቲቪ ማስቀመጫ ጠረጴዛ ወንበር እነሱን በመቀያየር ቤቴን አስውባለሁኝ

አዲስ አመትን የማከብረው ያው ከቤተሰቦቼ ጋር በመደሰት በመብላት በመጠጣት እንኳን ደረሳችሁ በመባባል ከጓደኞቼም ከማውቃቸው ሰዎች ጋር ከባልድረቦቼ ጋር ከ ከማውቀው ሰው ጋር እንኳን አደረሰ በመባባል ነው። ለማሳለፈው ያው ከጎርቤቶች ጋርም አንድ ላይ በመደሰት ነው የማሳልፈው። እኔ እንዲስ አመትን እንደዚህ ነው የማከብረው ያው ቤት ውስጥ ሆኜ ማለት ነው ከቤት አልወጣም። ቤት ውስጥ ሆኜ ነው የማሳለፈው አንዲስ አመትን

አዎ ኢንተርኔት አለኝ። በፊት ዳታ ነበር የምጠቀመው ያው ኢንተርኔት ለመጠቀም አሁን ግን ዋይፋይ ስለገዛሁኝ በዋይፋይ ነው የምጠቀመው። ኢንተርኔት በደንብ እጠቀማለሁ አሁን ግዴታ በዚህ ዘመን ደግሞ ሁሉም ነገር ከኢንተርኔት ጋር የተያያዘ ነው። ኢሜልም ይሁን የተለያዩ አሁን እንደ እና ዋትሳፕ ቴሌግራም የምሳሰሉ ነገሮችንም ቢሆን። በኢንተርኔት ነው የሚሰራው እያንዳንዱ ስራ ስለዚህ ኢንተርኔት አለኝ ኢንተርኔት እጠቀማለሁኝ አሁን።

አዎ ለበጎ አድራጎት ድርጅት ሰርቼ አውቃለሁኝ። ዘር ኢትዮጵያ የበጎ አድራጎት ድርጅት የሚባል ነበረ። ሴት የዩኒቨርሲቲ ተማሪዎች ላይ የሚሰራ። እነሱን የሚረዳ ማለት ነው። የጎደላቸውን ነገር ካለ አሁን የንጽህና መጠበቂያ የሚሰጥ። በየጊዜው ትንሽ ትንሽ በየወሩ ትንሽ ትንሽ ብር እንልክ ነበረ። እነሱ ጋር የሂሳብ ሰራተኛ ሆኜ ሰርቻለሁ። ስለዚህ በዛው በተቀጠርኩበት እየሰራኝ በዛውም እረዳቸው ሰዎች ነበሩ እዛው ላይ። የበጎ አድራጎት ስራ ሰርቼ አውቃለሁኝ አዎ።

አዎ ማሰላሰል ማሰላሰል ማሰላሰል ታደርጋለህ ነው የሚለው ታሰላስላለህ ወይ ከሆነ አዎ አሰላሰላለሁኝ። የትኛውንም ነገር ስሰራ ያው ሳላሰላስል አልሰራም ሳላስብበት አንሰራም የትኛውንም ውሳኔ ስወስን ትንሽም ሆነ ትልቅ ምንም አይነት ነገር ስሰራ አስቤ አገናዝቤ አሰላስቤ የምሰራው አዎ ማሰላሰልአደርጋለሁኝ።

አዎ የድርጅታችን ዝግጅት እሳተፋለሁ በደንብ። አድሚንም ስለ ሆንኩኝ ያው እኔ ሳልሳተፍ ሌላውን መጋበዝ። ደስ አይልም ስለዚህ እኔ እሳተፋለሁ የምሰራቸው ስራዎች ይኖራሉ። ዝግጅቱ ላይ እቃዎቹን ማስተካከል። ሰዎቹን እንኳን ደህና መጣችሁ ብዬ መቀበል። ስለዚህ የድርጅቶች የድርጅታችን ዝግጅቶች ላይ እሳተፋለሁኝ በደንብ አሁን።

አዎ በእጄ መጽሐፍ እወዳለሁኝ። እንደውም በኮምፒውተር ከመጽሐፍ በእጄ ብጽፍ ነው የሚሻኝ አንደኛ እጂ ጽሁፌን ያሻሽልኛል ሁለተኛ በጅስ ጽፍ አእምሮዬ ውስጥ ያለውን ሀሳብ ለመጻፍ የበለጠ ግልጽ ይሆንልኛል። አጠፋብኝ አሁን በኮምፒውተር ስፍ ያው ይሄ መጽሐፍ ያው ድምጽ ስለሚያወጣ ነው መሰለኝ ከአምር ውስጥም ሀሳቦቹ ይጠፋሉ። በእጄ ስጽፍ ግን ያው እስክርቢቶና ወረቀት ነው የማገናኘው ያኔ አዳዲስ ሀሳቦች አምሮየ ውስት ይመጡልኛል። ስለዚህ በጀ መጽሐፍ በጣም እወዳለሁኝ

አዎ ለስራ እጓዛለሁኝ። መሄድ ያለብኝ ቦታ ካለ ለስራዬ በደንብ እጓዛለሁኝ በደንብ እጓዛለሁኝ ቢሮዬ ይዘዘኝ የምሰራው ስራ ምጓዝ የሚያስፈልገው ከሆነ እጓዛለሁ በደንብ ከተ ከተላኩኝ መሄዴ አይቀርም። ማለት አልመርጥም። ዝግጁ ነኝ። በስራ ጉዳይ ከቦታ ቦታ ለመጓዝ ዝግጁ ነኝ። እና አዎ እጓዛለሁኝ

የስራ ጊዜዬ ጥሩ ነው። እንግዲህ ስራዬን እወደዋለሁ። በስራዬ ደስተኛ ነኝ። ስለዚህ የስራ ጊዜዬን በደስታ ነው ማሳለፈው። መስራት ያለብኝን እሰራለሁ። የተቀጠርኩበትን ጉዳይ ሰራለሁ። ያው የሂሳብ ሰራተኛ ነኝ። የሂሳብ ስራውን ወጪ ገቢ እንዳለ ማካሄድ ያሉብኝን ነገሮች ሰራለሁኝ። እና የስራ ጊዜ እስካሁን በጣም ጥሩ ነው።

አሁን የምጠቀመው ቦርሳ የሴት ቦርሳ ያው በአንድ እጅ የሚያዝ የሴት ቦርሳ ነው። ምክንያቱም ያው ቢሮ ስለሆንኩኝ። እንደዛ ማረገ ያለብኝ ድሮ ተማሪ እያለኝ በሁለት ሺህ ለመቶ እያለ የተማሪ ቦርሳ እጠቀም ነበር። አሁን ግን እንደዛ ማድረግ አይቻልም። ስለዚህ በአንድ እጅ የሚያዝ የሴት ቦርሳ እጠቀማለሁ፤። የተለያየ አይነት ትንሽ ትሆናለች አንድ አንዱ ትልቅ ይሆናል፤። የተለያየ አይነት ቦርሳ አለኝ ግን ያው የሴት ቦርሳ በሚባለው እንጠቅልለው የሴት ቦርሳ ነው የምትጠቀመው

የቤቴ ጣራ የተሰራው በቆርቆሮ ነው እኛ ሀገር አብዛኛው የሚሰራው በቆርቆሮ ነው የሸክላ ጣራ ብዙ የለም። አንድ አንድ ቦታ ብቻ ነው ያለው ስለዚህ የኔም ጣራ የተሰራው ቆርቆሮ ነው። በክረምት በክረምት በጣም ይረብሻል ከዝናቡ ጋር ይረብሸኛል በጣም ስለሚጮህ ማለት ነው። ግን ግዴታ ነው። ሌሎቹ ይሄ ምንድነው? የብሎኬት ጣራ በጣም ከባድ ነው። ውድ ነው ስለዚህ ግዴታ የቆርቆሮ ጣራ ነው የምናደርገው ያው በበጋው ጊዜ ችግር የለውም። ከኮርኒሱ አልፎ ሙቀቱ አይሰማኝም። በክረምት ጊዜ ግን ድምፁ በጣም የሚያስጠላው ዝናብ ሲሆን በረዶ ሲሆን በጣም ይረብሻል። ግን የቤቴ ጣራ የተሰራው ብቆርቆሮ ነው አሁንም

በእጅ የሚሰራ ስራ ታደርጋለህ ነው የሚለው በእጅ የሚሰራ ስራ ትሰራለህ ወይ? ከሆነ አዎ እሰራለሁኝ። በደንብ የሚሰሩ ነገሮችን ማለት በየ ከበ ቀን ከቀን ውሏችን ብዙ በእጅ የሚሰሩ ነገሮች አሉ። አሁን ምንድነው? የቢሮ ስራ ላይ አሁን መጽሐፍ ካለብኝ በእጄ ነው የምጽፈው በኮምፒውተርም እጽፋለሁ ግን። ይሄ ምንድነው? መዝገብ ላይ የሚጻፉ ነገሮች ካሉ በእጅ እጽፋለሁኝ። በእጅ የሚሰሩ ነገሮች አሁን መደርደር ፋይሎችን መደርደር ፋይሎችን ማስተካከል ካለ እሱን በእጄ ነው የምሰራው። ቤት ውስጥም አሁን ሽንኩርት መክተፍ ሽንኩርት ማብሰል ካለ እሱን ምግብ መስራት ካለብኝ በእጄ ነው የምሰራው። እና የእጅ ስራ እሰራለሁኝ አዎ።

አዎ የእቃ ቁጥጥር አደርጋለሁ ቢሮ ውስጥም ሆነ ቤት ውስጥም ሆነ የእቃ ቁጥጥር አደርጋለሁ ቢሮ ውስጥም። ስንት እስራስ አለ? ስንት እስክሪብቶ አለ? ፕሪንተሮቹ ደህና ናቸው ወይ አልተሰበረም ወይ? በደንብ አያለው እነሱን። ቤቴ ውስጥም ያው ስንት ሹካ ስንት ማንኪያ ስንት ወንበር ስንት ጠረጴዛ እንደለ ስለማውቅ እሱን አያለሁኝ ደህንነታቸውን አያለሁኝ አለመጉደላቸውንም አያለው በየጊዜው ስለማይ። ምንም አይከብደኝም

የደንበኛ እርካታን ታሳውቃለህ ነው እሚለው። አዎ እንዴት? አለቃዬ አሳውቃለሁ። ደንበኞች ደስተኛ እንዲሆኑ እንዳልሆኑ በስራችን በደንብ በደንብ ነው የማሳውቀው። ግዴታ ነው ስራ የስራ ጥራታችንን ለማሽተካከል አሰራራችንን መለወጥ ካለበት የደንበኛ እርጋታን ምንድነው? መሰረት አድርገን ነው ደስተኛ ከሆነ ደምነኞቻችን ደስተኛዎች ከሆነ በዛውም እንቀጥላለን ገና አሰራራችሁን ጥሩ ነው ማለት ነው። ደስተኛ ካልሆነ እርካታ ካልታየባቸው ግን ማስተካከል ስላደረብን አሰራራችንን አዎ እርካታቸውን አሳውቃለሁ። ደስተኛ እንኳን እንናገራለሁ ደስተኛ አይደለም በዚህ መንገድ እናስተካክላለን ብዬ እናገራለሁ። ላለቃየ

አይ ያለሁበት አካባቢ ምንም ትንኝ የለም ትንኝ የሚራባበት ቦታ አይደለም በጣም ቅዝቃዜ ስለሆነ ለነሱ አይመቻቸውም ለመራባት ስለዚህ ትንኝ የለም ስለዚህ የትንኝ መረብ አልጠቀምም። ግን ሞቀታማ አካባቢ ከሄድኩኝ ትንኞች የሚበዙበት ቦታ ከሄድኩኝ ግን አዎ የትንኝ መረብ እጠቀማለሁ ግዴታ ነው ለቢምቢ ለወባ ለመከላከል የትንኝ መረብ እጠቀማለሁ አሁን ያለሁበት አካባቢ ግን ምንም አያስፈልገኝም ምንም ትንኝ የለውም አሁን ስለዚህ አልጠቀምም

መጠበቅ ታግድ ነው ይሄ አማርኛ አይደለም እንደዚህ ቋንቋ የለም። መጠበቅ ግድ ነው ወይ ነው የሚል ከሆነ አዎ የሆነ ነገር ለማግኘት መጠበቅ ግድ ነው። ሰውንም አሁን ፈልገነው ከቀጠርነው ማግኘት ፈልገን አንድ ሰው ከቀጠርን ቢያረፍድ መጠበቅ ግዴታችን ነው ጠብቀን እናገኘዋለን። ምንፈልገው ሌላም ነገር ስራም ሆነ የሆነ የምንፈልገው ነገርም ያው ታግሰን ጠብቀን ነው የምናገኘው። የምንፈልገውን ነገር መጠበቅ ግዴታችን ነው እና መጠበቅ አዎ ግድ ነው አዎ።

አዎ ሌሎችን መርዳት በጣም አወዳለሁኝ። በገንዘቤም ይሁን በቁሳቁስም ይሁን በምክርም ቢሆን። ሌሎች መርዳት በጣም ደስ ይላሉ እኮ እነሱ ከሚያገኙት ጥቅም የበለጠ እኔ በመርዳቴ የማገኘው ደስታና እርካታ ስለሚበልጥ ለራሴ ስል ራሱ ሌሎችን መርዳት በጣም ደስ ይለኛል እወዳለሁኝ። በጣም ደስ ይለኛል እኮ አቅም አግኝቶ ሌሎችን ለመርዳት መቻል። ደስ ይላል ስለዚህ ሌሎቹን መርዳት በጣም ነው የምወደው።

አዎ ሚዜም መሄድ እወዳለሁኝ ጊዜ ካገኘሁኝ በዕረፍት ቀናቶቼ በቅደሜና በእሁድ። ቤት ውስጥ እምሰራው ስራ ከሌለ እረፍት እማገኝ ከሆነ። ሚዜ መሄድ እወዳለሁ ብዙ ነገር ይታያል። አሁን በቀን ተቀን ውሎየ እማላያቸውን ነገሮች ሚዜ ውጥጥ ስለማይ። ሚዜ መሄድ ደስ ይላል አዲስ እውቀት ለማግኘት ማለት ነው። እናም ሚዜ መሄድ አዎ እወዳለሁኝ በደንብ።

ኮፊያ ማድረግ አልወድም። አላደርግም ምክንያቱም ኮፊ በተለይ በበጋ ሰዓት ኮፊያ ሲደረግ ራሰ በረሃ ያደርጋል ፀጉር ይመልጣል ስለሚባል። ኮፊያ ማድረግ አልወድም። ራሰ በራ መሆን ስለማልፈልግ በክረምት ደግሞ ያው አይመችም ዣንጥላ ነው እንጂ ኮፊያ አይደረግም መቼስ በክረምት ስለዚህ ኮፍዬ ማድረግ አልወድም አድርጌ አላውቅም ወደፊቱም አላደርግም። ኮፍዬ ማድረግ አልወድም

አዎ በጀት አስተዳድራለሁ እንደ ሂሳብ ሰራተኝነቴ የቢሮዬንም በጀት እኔ ነኝ የምቆጣጠረው። የራሴንም የግሌንም በጀት ራሴ ነኝ የምቆጣጠረው። ያው ምን ያህል እንደ ለ አስቤዛ ላውጣ ምን ያህሉን ለ ልብስ ላውጣ ምን ያህሉን ለ ቤት ኪራይ ላውል እያልኩኝ በጀቴን የምቆጣጠረው ራሴ ነኝ። ስለዚህ በጀቴን በደንብ አስተዳድራለሁ

ምገዛው እቃ ብዙ ከሆነ ነው አዎ እንዳረሳው ዝርዝር ጽፋለኝ አንድ ወይም ሁለት እቃ ምገዛ ከሆነ ግን ምንም ዝርዝር መጽሐፍ አያስፈልገኝም። ያው አሁን ለምሳሌ ሳሙናና ስኳር ለመግዛት ካሰብሁኝ ሂጂ ሳሙናና ስኳር ነው የምገዛው። አላስፈልገኝም መጽሐፉ ብዙም ዝርዝር ብዙም በወር አንተ ምናምን የወር አስፔዛ ለመግዛት ብዙ ዝርዝሮቹን ከጻፍኩኝ ግን እዛ ስደርስ ልረሳው ስለምችል። አዎ ጽፌ ነው የምሄደው በደንብ ጽፌን የምሄደው። ብዙ እቃ የምገዛ ከሆነ ማለት ነው።

መወደው ፊልም በወጣትነቴ ያየሁትን ሴቭ ዘ ላስት ዳንስ የሚል ፊልም በጣም አልረሳውም እሱን ፊልም በጣም ነው የምወደው ደግሜ ደግሜ ባየውም አይሰለቸኝም። እኔ እንጃ አዲስ ሆኖብኝ ነበር ያኔና ብዙም ፊልም አላይም ነበር በዛ ጊዜ እና አንዴ አንዴ እድሉን አግኝቼ ስላየሁት እሱን ፊልም አልረሳም። ሴቭ ዘ ላሳት ዳንስ አንድ ጥቁር ወንድና አንድ ነጭ ሴት የሚሰሩበት ፊልም ነው። እሱን ፊልም በጣም ነው የምወደው ሴቨ ዘ ላስት ዳንስ።

አሁን በዚህ ስራ የኦንላይን ስራ ማለት ነው። አንድ አመት ሊሆነኝ ነው አንድ አመት ሰርቻለሁኝ። እና ወድጄዋለሁኝ በጣም ወድጄዋለሁ። ቤቴ ውስጥ ተቀምጬ የምፈልገውን ነገር በምፈልገው ሰዓት እየበላሁ እየጠጣሁ በምፈልገው ሰዓት እያረፍኩኝ የራሴ አለቃ ራሴ ሆኜ ራሴን እያስደዳደርኩኝ እየኖርኩ ነው እና አንድ አመት ሆነኝ። በጣም ደስተኛ ነኝ በዚህ ስራ ደግሞ የቢሮ ስራ አለቃ ምናምን የለኝም። ደስ ይላል ራሴን የራሴ አለቃ ራሴ ስሆንኩኝ ማለት በጣም ነው የምወደው። ደስ ይላል። አንድ አመት ሆነኝ ማለት ነው።

የምነሳው አስራ ሁለት ሰዓት ተኩል ላይ ነው ብዙ ጊዜ በጠዋት መነሳት እወዳለሁ። ስለዚህ አስራ ሁለት ሰዓት ተኩል ማንም ሳይነሳ በፊት ሁሉም ሰው ተኝቶ እያለ እነሳለሁ። ገላየን ታጥቤ ጾም ባልሆነ ቀን ቁርስ ሰርቸ ነው የምጠብቃቸው። እና እኔ አስራ ሁለት ሰዓት ተኩል ነኝ ከዛ ከዛ ወደዚህ አላረፍድም። አስራ ሁለት ተኩል ላይ እነሳለውኝ እንዴ ጠዋት ጠዋት አላርም ራሱ አልሞላም። እንዲሁ ለምዶብኝ አስራ ሁለት ተኩል ላይ ባንናለሁ አስራ ሁለት ተኩል ላይ ነው የምነሳው

አዎ ኮከቦችን መመልከት እወዳለሁ። ደስ ይላል እኮ ሰማይ ላይ በተለይ ጥቁር የሆነ የጠራ ሰማይ ደመና የሌለበት ሰማይ ሲሆን። ደስ ይላሉ ጨረቃም ኮከቦችም ደስ ይላሉ ኮከቦች በተለይ ደስ ይላሉ ቅርጽ ይሰራሉ የራሳቸውን ቅርጽ ይሰራሉ እና ያምራሉ። ማታ ላይ ጨለም ያለ ማታ ላይ በጣም ነው ደስ የሚለኝ። የሚያዋሩኝ ይመስለኛል እና እወዳቸዋለሁ በጣም ኮከቦችን መመልከት እወዳለሁ

እኔ የምወደው ወቅት የብርድ ወቅትን ነው ክረምትን ማለት ነው። ቀዝቃዛ አየር ደስ ነው የሚለኝ ሙቅ አየር አልወድም እና ቀዝቃዛ አየር ስለምወድ ለዝናባ ጊዜዎችን እወዳለሁ በጣም ክረምትም በጣም ደስ ይለኛል። ክረምት በጣም እወዳለሁ። ያው ጭቃው ምናምን ያስቸግራል ግን እሱን ብቋቋም ይሻለኛል። ፀሀይ ሲሆን ፀሀይ አልወድም። በቃ ይጨንቀኛል ለመተንፈስ ራሱ ይከብደኛል አንዳንዴ እና። የክረምት ወራትን የክረምት ወቅትን እወዳለሁ የበለጠ

ማንቂያ ሰዓት አዎ እጠቀማለሁ በተለይ ሌሊት መነሳት ካለብኝ ማንቂያ ሰዓት እጠቀማለሁ ጠዋት የምንነሳ ከሆነ ያው ስለደመደብኝ ባንናለው ራሴን ማንቂያ ሰዓትም ሳያስፈልገኝ አሁን ለሊት ሰባት ሰዓት ስምንት ሰዓት መንሳት ካለብኝ ግን ያው እንቅልፍ በዛው ስለሚወስደኝ ስላልለመድኩኝ ያኔ መንሳት ካለብኝ ግዴታ ማንቂያ ሰዓት ተጠቅሜ እባንናለሁ ሞልቸ እተኛለሁ ከዛ ሲጮህ እነሳና የምሰራውን ስራ ሰራለሁ። አዎ ማንቂያ ሰዓት እጠቀማለሁ

አዎ ስልጠና እወስዳለሁ። አስፈላጊ ነው ብዬ ያሰብኩትን ስልጠናዎች ሁሉ እወስዳለሁ። በቢሮ በኩል ሚመጡ በሰፈርም የሰማኋቸውንም በመንግስት ደረጃ የመጡትንም የሰማኋቸውን ጠቃሚ ናቸው ብዬ ያሰብኳቸውን እንደሚጠቅሙኝ የገመትኳቸውን ስልጠናዎች አዎ እወስዳለሁኝ። ስልጠና መውሰድ መልካም ነው እኮ። የሚጠቅም ከሆነ በተለይ መልካም ነው። ያነቃቃል፣ አዳዲስ ሀሳብ የሚሰጣል። ስለዚህ አዎ ስልጠና እወስዳለሁኝ።

አዎ በተለይ ታናናሾቼን ማስተማር እችላለሁ ምክንያቱም ተምሬው ያለፍኩበት ስለሆነ አይከብደኝም። ታናናሾችን ማስተማር በደንብ እችላለሁኝ። ትናንሽ ልጆችን በደንብ ትናንሽ ከሆኑ ደግሞ የበለጠ በደንብ ማለት ይሄ ገና ኬጂ ያሉ መዋለ ህፃናት የገቡ ተማሪዎችን በተለይ በደንብ ማስተማር እችላለሁኝ አይከብደኝም። እኔ የተማርኩት እኔ የማውቀው ነገር ከሆነ ማስተማር አይከብደኝም የማላውቀውን ነገር አስተምሪ ብባል ነው ግራ የሚገባኝ እንጂ። ማቀው እኔ ያለፍኩበት ነገር ከሆነ ማስተማር እችላለሁ በደንብ።

አዎ በመስመሬ ላይ ቪዲዮ እየተመለከትኩኝ እሄዳለው ትራንስፖርት ውስጥ ስሆን አውቶቡስም ሆነ ታክሲም ሆነ ያው ብቻዬን ወንበር አግኝቼ ተቀምጬ ስለሆነ የምሄደው። ቁጭ ብዬ ረጅም ስለሆነ ደግሞ መንገዴ ይሰለቸኛል ዝም ብሎ ቁጭ ብሎ መሄድ ስለዚህ ቪዲዮ ከፍቼ የዩቲዩብ ቪዲዮዎችን አያለሁ ፊልም ከፍቼ ፊልም አያለሁኝ። ስለዚህ ያው በመስመሬ ላይ ቪዲዮ እያየሁኝ ነው የምሄደው እና መንገዱን ያሳጥርልኛል ሳይሰለቸኝ ሳላሰበው ደርሳለሁ። እና ልምድ አድርጌዋለሁ በመስመር ላይ ቪዲዮ እመለከታለሁኝ

ማታ ከስራ በኋላ ወደ ቤቴ እሄድና ቤት ውስጥ የምሰራው ነገር ካለ ማጣጥባቸው ነገሮች ካሉ ያደረኩትን ካልሲ አጥባለሁኝ። ለነገ ምሳ ምይዘውን መቋጠር ለምቋጥረው መስራት አለብኝ ምሳዬን እሰራለሁኝ። ወደ ቤት ነው ቀጥታ የምሄደው። ከዛ በኋላ ያው ቤት ውስጥ የሚሰራ ነገር ካለ እሱን እሰራለሁ። ከስራ በኋላ ይሄንን ነው ማደርጋም።

አይ በቤቴ ልዪ የሆነ መቀመጫ የለኝም ያው ያገኘሁበት ቦታ የምቀመጠው ሌሎቹም የገኙበት ቦታ የሚቀመቱት የኔ የተለየ መቀመጫ የለኝም። ያው ሁሉም ሰው የሚቀመጥበት ብዙ ወንበር አለ ሁሉም ሰው በደረሰ ሰዓት አጠገቡ ያለው ጋር ይቀመጣል። የተለየ የኔ መቀመጫ የሚለየው የተለየ መቀመጫ የለኝም።

የቆጡን አወርድ ብላ የብብቷን ጣለች የያዝነውን ትተን ሌላ ሌላ ነገር ስናስብ ወይም ሌላ ነገር ሩቅ ያለውን ነገር ስናስብ በእጃችን የያዝነውን እንጥለዋለን ማለት ነው። ትክክለኛ አነጋገር ነው። የቆጡን አወርድ ብላ የብብቷን ጣለች። ስለዚህ በእጃችን ያለውን ነገር ምን የበለጠ ምንድነው ትኩረት ሰጥተን በእጃችን ያለውን ነገር አጥብቀን መያዝ አለብን ነው? ሌላ ሌላ ከፍ ያለ ነገር ስንመኝ በእጃችን ያለውም ያመልጠናል ነው። ይሄንን ምሳሌ እወደዋልለሁኝ